ከስራ ሰዓት በኋላ የምሰራው ዋናው የምሰራውን ስራ ሳይሆን ተጨማሪ ስራዎችን ዋናው የምሰራውን ስራዬ በአግባቡ ሰርቼ ከአጠናቀኩ በኋላ። ሌሎች የእረፍት ጊዜያቶችን ደግሞ የተለያዩ ስራዎችን ወይም የተለያዩ ታስኮችን በመጨረስ አጠናቅቃለው። ስራዬንም በአግባቡ እወጣለሁ። ምክንያቱም ስራ መስራት ሙሉ ስው ያደርጋል ለዚህ ነው

እንዴ እንዴ በጣም የሚገርም ጥያቄ ነው የጠየቅከኝ አሁን ስለ ልጅነትህ መኖሪያ ቤት ንገረኝ? ነው ያልከኝ በጣም ነው ደስ እያለኝ የምነግርክ። በልጅነቴ እጅግ በጣም ደስ የሚልና ያኔ በሆነ ያኔ አሁን በሆነ ሊያስብል የሚችል ታሪክ ነው የነበረኝ። መኖሪያ ቤታችን እጅግ በጣም ለመኖር የሚከብድ እና እጅግ አስቸጋሪ የሆነ ቦታ ነበረ የምንኖረው ቤታችንም እጅግ በጣም ደካማ ቤት የሚባል ነበረ። እና በፊት የነበርኩበት የልጅነት ህይወቴን አስታውሼ አሁን ካለሁበት ጋር ሳነጻጽረው እጅግ በጣም ያማረና ደስ የሚል ነው።

ዋው! በጣም ደስ የሚል ጥያቄ ነው የጠየከኝ። ምክንያቱም እንደዚህ አይነት ጥያቄ ሰው ሲጠይቀኝ ማስረዳት በጣም ነው ደስ የሚለኝ። ዳቦ ማብሰል በጣም ነው ምችለው ብዙን ጊዜ ምግቦቼን ራሴ አብስዬ ነው ራሴ ምመገበው ስለዚህ የተለያዩ ስራዎችን እሰራለሁ እናም ዳቦ ማብሰል ያን ያህል ከባድ አይደለም ለኔ በጣም ቀላሉና ደስ የሚለኝ ስራ ነው። በምፈልገው አይነት ጣዕም፣ በምፈልገው አይነት መልኩ ሰርቼ ወይም አብስዬ እበላለሁ።

ብዙውን ጊዜ ወደ ገበያ የምሄደው ቅዳሜ ቅዳሜ ነው ይህ ማለት ቅዳሜ የሳምንቱ ስድስተኛ ቀን ነው ይህ ማለት። በሳምንቱ ስድስተኛ ቀን ላይ እኔ ባለሁበት አካባቢ እጅግ በጣም ደስ የሚል የገበያ ድባብ አለ። እዛም ሄጄ የምፈልጋቸውን የገበያ ሁኔታዎች አጥንቼ የምፈልጋቸውን እቃዎች ገዝቼ ወደ ቤቴ መመለስ። ልምድ አለኝ እና ይህንን ቀን በጣም ነው የምወደው። ምክንያቱም የሚያስፈልጉኝን ነገሮች የማሟላበት ቀን ስለሆነ በጣም ደስ ይለኛል።

በቅዳሜና እሁድ እረፍቴ ብዙውን ጊዜ የምጠቀመው ወይም የማደርገው ነገር ቢኖር ቅዳሜና እሁድ እስከ ሰኞ እስከ አርብ ስሰራቸው ወይም ሳሳልፋቸው የቆየኋቸውን ነገሮች መ መገምገም እና እነዛን ነገሮች ማረም ማስተካከል እፈልጋለሁ። ከዛ ባለፈ ደግሞ ወደፊት ለሚመጡት የስራ ቀናቶች ራሴን ዝግጁ አድርጌ መቅረብና መ መዘጋጀት እፈልጋለሁ። ስለዚህ በሁለቱ ቀኖች እነዚህን አይነት ስራዎች አካሄዳለሁ።

ብዙውን ጊዜ መብራት ሲቆረጥ የማደርገው ነገር መጀመሪያ ሴፍቲ ወይም ራስን መጠበቅ ነው። ከዛ ባለፈ እኔ ማድረግ የሚችለው ወይም መስራት ምችለው ነገር ከሆነ እሰራዋለሁ። ከዛ ባለፈ ከእኔ አቅም በላይ ከሆነ ቀጥታ ወደ ባለሙያ ወይም ወደ መብራት ሀይል ደውዬ እንዲስተካከል ማድረግ ነው ያለብኝ ነገር። ስለዚህ ይሄንን ነው ማድረግ ምችለውም እማደርገውም እንደዚህ ነው።

የስራ ግምገማ በሚገባ አደርጋለሁ ስራዬን ሰርቼ ከጨረስኩ በኋላ እንዳጠናቀኩ ሲሰማኝ ስህተቶችን እንዳልሰራሁና ስራዬን በአግባቡ እንደሰራሁ ለማረጋገጥ ራሴን በደንብ አነባለሁ በደንብ እገመግማለሁ። ከዛ ባለፈ በስራዬ ሁኔታ ወይም በስራዬ ቦታ ላይ እኔን የሚቆጣጠሩ አለቆች አሉ። እነዛ ሰዎች ደግሞ እኔ ስራዬን በአግባቡ መስራትና አለመስራቴን ይገመግማሉ ይፈትሻሉ። ይህ ማለት የኔን ታማኝነትና ጥራት በበቂ ሁኔታ ለማረጋገጥ ማለት ነው። ስለዚህ ያ ነገር ደግሞ እንዲካሄድ እኔ እጅግ በጣም እገፋፋለሁ። ወይም ደስተኛ እሆናለሁ። ምክንያቱም በስራዬ ታማኝ ሰው ሆኖ መገኘት ስለምፈልግ

የሚገርመው ነገር የሚገርም ጥያቄ ነው የጠየከኝ በጣም ደስ የሚልና ለመመለስ ራሱ የሚያጓጓ ጥያቄ ስለጠየከኝ ደስ ብሎኛል። የምወደው የልብስ አይነት ጂንስ ሱሪ በጣም ነው የሚመቸኝ። የተለያዩ የከለር አይነቶች ጂንስ ሱሪዎች ይመቹኛል። ከዛ ባለፈ ደግሞ ሱፍ ብዙውን ጊዜ የማዘወትረው የልብስ አይነት ነው። እና። ሶስተኛ ደረጃ ደግሞ ሀገራዊ የባህል ልብስ በጣም ይመቸኛል። እነዚህን ሶስት አይነት የአለባበስ ስታይሎች እከተላለሁ

እኔ የምወደው የቀለም አይነት አንደኛ ነጭ ነው። ሁለተኛ አረንጓዴ ሶስተኛ ሰማያዊ አራተኛ ጥቁር እነዚህ የቀለም ምርጫዎቼ ናቸው። የምወዳቸውም የቀለም አይነቶች ናቸው። እነዚህም ቀለሞች እኔ የምፈልገው የውስጤን ፍላጎት ይገልጹልኛል ብዬ አምናለሁ። ስለዚህ እነዚህን አራት የቀለም አይነቶች እወዳለሁ አደንቃለሁ

አዎ በሚገባ ስልጠና እወስዳለሁ። ስለ ስራዬ ጠቃሚ የሆኑ ነገሮችን እወስዳለሁ እንዲሁም አዳዲስ ሙያዎችን ለማወቅ ጉጉት ስላለኝ የምፈልጋቸው የሙያ ዘርፎችን መርጬ የተለያዩ የስልጠና ሁኔታዎችን እከታተላለሁ። እንዲሁም ስራዬን ማሻሻልና መቅረፍ ያለብኝን ችግሮች ለማወቅ ስል አዳዲስ የስልጠና ሁኔታዎችን በራሴው አቅም በራሴው ፍላጎት ተነሳሽነት እወስዳለሁ እተገብራለሁ